የምትወደው መትግብ መተግበሪያ ምንድነው? እኔ የምወደውም መተግበሪያ ምንድነው በጣም የተለያዩ መተግበሪያዎች አሉ። በጣም በዚህ ጊዜ ደግሞ በጣም ብዙ መተግበሪያ አለ። ከዛ መካከል ለኔ እኔ የምወደው መተግበሪያ ምንድነው የ የመጀመሪያ ዩቲዩብ ነው። ዩቲዩብ በጣም እወዳለሁ ምክንያቱም ዩቲዩብ ላይ በጣም የተለያዩ ትምህርቶች አሉ። የተለያዩ ለምንፈልገው እንደ ተማሪ ተማሪም እንደመሆንህ መጠን ለትምህርት የሚጠቅሙ ነገሮች በዩቲዩብ ላይ አገኛለሁ። ስለዚህ የምወደው የምወደው እና የምወደው መተገበሪያ ምንድነው? አንደኛ ዩቲዩብ ነው። ምክንያቱም ቅድም እንደነገርኩህ በጣም የተለያየ ትምህርቶች በጣም የተለያየ ጥያቄዎች ከዛ ደግሞ የተለያየ ሙያም ደግሞ የምንማርበት በየ በዩቲዩብ ስለሆነ። ከዛ ከእሱ በመቀጠል ደግሞ እኔ ብዙ ጊዜ የምወደው እንግዲህ ትምህርታዊ የሆነ መተግበሪያ ነው። ለጨዋታና ለሌላ ነገር ሳይሆን ትምህርታዊ ከዛ ደግሞ ለገንዘባችሁም ገንዘብን ሰርተን የምናገኝበት መሆን አለበት። ስለዚህ አንደኛ እሱ ነው። ሁለተኛ ደግሞ ቲክቶክ ነው። ምክንያቱም ቲክቶክን አሁን ተጠቅሞ ሰው ገንዘብን እየሰራ ነው ስለዚህ ገንዘብን የሚያስገኝ እስከሆነ ድረስ መተገበሪያው በጣም ይመቸኛል ማለት ነው። ሌላኛው ደግሞ ምንድነው? ቴሌግራም ብዙ ጊዜ እጠቀማለሁ። ቴሌግራምን እጠቀማለሁ ከዛ ደግሞ ሌሎቹም አሉ። ባይናንስ የመሳሰሉት በጣም የተለያዩ መተግበሪያዎች አሉ። ምክንያቱም በእሱ ተጠቅሜ ብዙ ገንዘብን የመስራት እድልን ሙያን ስለሚያስተምር። የምትወደው መተግበሪያ ምንድነው? ለምለው ጥያቄ። እነዚህን እነዚህን የመሳሰሉትን መተግበሪያዎች በጣም እኔ የምወዳቸው ነው ማለት እንችላለን በጣም አመሰግናለሁ።

ኦኬ የስራ ምኞቶችን ምንድን ናቸው? ለሚለው ያው ስራ ስሰራ እኔ ብዙ ጊዜ እቅድ አለኝ ሁሉም ሰው የራሱ የሆነ እቅድ እንዳለው ሁሉ እኔም የራሱ የሆነ እቅድ አለኝ ስለዚህ የምመኘው ስራ አለ ማለት ነው። በጣም ብዙ ጊዜ ስራ ምኞቶችህ ምንድን ናቸው? ስል እኔ በምሰራው ስራ በጣም ውጤታማ መሆን ይፈልጋል በጣም ውጤታማ የሚያደርጉ ስራዎች አሉ። ግን እኔ አሁን የምፈልገው ምንድነው? በጣም በትንሹ ጊዜ ማለትም የምሰራው ስራ ተመልሶ ለነጌ ለሶስት ለአራት አመት ከአራት ከሶስት አመት በኋላ ተመልሶ በጣም ብዙ ለውጥን የሚያመጣ መሆን አለበት። ስለዚህ የስራ ምኞት ምኞቶች ምንድን ናቸው ለምለው ነገር ምንድነው? አንዳንድ ጊዜ አንዳንድ ስራዎች ምንድን ናቸው አድካሚ ናቸው ጉልበትን ብቻ ነው የሚጨርሱትና እኔ ግን የምፈልገው። ስራን ምንድነው ሰርቼ በጣም የሚለውጥ ስራ መሆን አለበት እኔን የሚለውጥ ስራ የምወዳቸው ሰዎችንም የሚለውጥ ስራ መሆን አለበት። ስለዚህ የስራ ምኞቶችህ ምንድን ናቸው? ለምለው የስራ ምኞቶች የመጀመሪያ ምኞቴ ምንድነው? በጣም በወር ውስጥ መስሪያው ሳይሆን እነዚህ በጣም በጣም የተለያዩ በጣም ትልልቅ ድርጅቶች ላይ መስራት እፈልጋለሁ። የራስህ የሆነ ስራ እንደውም እኔ አሁን አሁን የማስበው ነገር ምንድነው የራስህ የሆነ ስራ እንድኖረኝ እፈልጋለሁ። ብዙዎችን የሚቀጥር ቀጣሪ መሆን ይፈልጋል ትልቁ የኔ የስራ ምኞቶች ምንድን ናቸው? አንደኛ በጣም ትልልቅ ድርጅቶችን መክፈት ስራ ነው። በቃ ትልልቅ ድርጅቶች አንድ ለኔም ጥቅም አለው። ሁለት ደግሞ እኔ ለማሰራው ሰውም ደግሞ ብዙ ጥቅም አለው። እና ስለዚህ እንደዛ አይነት ስራዎች ስራ ስራዎችን ማሰራት ያ ያ ለኔ የስራ ምኞት ነው። ሌላው ደግሞ ከልጅነት ጀምሮ ያለኝ የስራ ምኞት ምንድነው? እነዚህ ገበሬ በቃ ገበሬ ማርሳ ማረስ በቃ የተለያዩ ፍራፍሬዎችን ከጓራዬ ማግኘት በጣም በጣም ነው የሚመቹኝ ስለዚህ እነዚያ ስራ ምኞቶቼ ናቸው። በቃ አለ አይደለ በቃ ምንም ለመግዛት የትም አትሄድም አስቤዛ ለመግዛት የትም መሄድ አይጠበቅም። በቃ ስለዚህ እነዚያን ስራዎች በቃ ግብርና በጣም ነው የሚመቸኝ። የግብርናው ስራ በጣም ከምወዳቸው ነገሮች ሌላኛው ደግሞ በኦንላይን የሚሰሩ ስራዎች አሉ። እና እነዚህ ምኞት እዚህ በሀገር ውስጥ ሆኜ በኢትዮጵያ ውስጥ ሆኜ እንደውም እንደውም በቤቴ ሆኜ በቃ የተለያዩ በተለያዩ በትልልቅ ብር የሚከፈሉ ስራዎች አሉ እና እነዚህ ስራ የምመኛቸው ስራዎች ናቸው። በተለይ ደግሞ አሁን ህይወት ከባድ ሆኗል። እና እኔ እንደው ውጭ ሀገር የምሄድ ብዙ የለኝም ምኞት የለኝም። ያለኝ ስራ ምኞቴ ምንድነው? እዚህ ሀገር ውስጥ ሆኜ ውጭ ሀገር የሚያሰሩ ድርጅቶች ጋር ከእነሱ ጋር መስራት በጣም ከእነዚያ ድርጅቶች ጋር በጣም መስራት ያ የስራ ምኞቶቼ ነው። በጣም የምኞቶቼ መካከል አንዱ እሱ ነው ማለት እችላለሁ። ምክንያቱም የተለያየ ስራ አለ። አሁን በዚህ ጊዜ ደግሞ በጣም የተለያየ አለሙን እንደውም ይሄ ስንመለከት የዲጂታል አለም ጊዜ እንደምሆኑ መጠን በጣም በዲጂታል የሚሰሩ ስራዎች አሉ። እና እነዚያ ስራዎች በቃ ቁጭ ብለህ በቤቱ ቁጭ ብለህ የምትሰራ መስራት የምትችላቸው ስራዎች። እነዚያ የስራዎቼ በጣም ምኞቶቼ ናቸው ማለት እችላለሁ። ስለዚህ የስራ ምኞቶችህ ምንድን ናቸው? የሚለው ጥያቄ ይሄን ይመስላል በሌላ እንገናኝ መልካም ቆይታ።

በህይወቴ ከምወዳቸው ነገሮች መካከል አንዱን ምግብህ ለሌሎች ማካፈል ትወዳለህ? ለሚለው ምግቤን ለሌሎች ማካፈል ነው። ከምወዳቸው ነገሮች መካከል አንዱ እሱ ነው። ምግብን ለሌሎች ስታካፍል ምክንያቱም የተራበ ሰው ሰው ሲራብ በጣም ብዙ ነገር ይረዳል። እና ብዙ ጊዜ ምግብ ያጡት መብላት ያጡት ደግሞ የመብላት እድል የሌላቸው ልጆችን ማካፈል። በጣም ከምወዳቸውና ከሚመቹኝ ነገሮች በጣም ትልቁ እሱ ነው። ምክንያቱም ምግብህን ለሌሎች ማካፈል ትወዳለህ ለምለው ጥያቄ? ምግብ ምግብ ለሰው ልጆች ወሳኝ ነገሮች መካከል አንዱ ነው። ስለዚህ ደግሞ የራስን ምግብ ለሌሎች ማካፈል በጣም በረከትን ያመጣል። ምክንያቱም የሰጠኸው ነገር ተመልሶ ላንተም ይመጣል የሚል አባባል አለ። እና ምግብን ለሌሎች ማካፈል ትወዳለህ ለሚለው ጥያቄ? በጣም ብዙ ጊዜ የማካፈል ለሌሎች ማካፈል ልምድ ባይኖረኝም። ከምወዳቸው ነገሮች አንደኛው ምግብ ለሌሎች ማካፈል በተለይ እኔ አሁን እዚህ ግቢ ውስጥ እያለን ምግቦችን እንሰራለን። ሰርተን ደግሞ ለሌሎች ማካፈል አንድ ላይ የመመገብ ነገር አለ። እንደ ሀገር ስንመለከት ደግሞ በጣም ትልቁ ነገር ምንድነው? ሰው ድሮ ማለት ነው አሁን እኔ ከመወለድ በሚወለድበት አካባቢ ያሉ ሰዎች ምግብን ብቻቸውን መብላት ልምድ የላቸውም ለሌሎች በማካፈል ነው የሚበሉት። በተለያየ አሁን ያደግንበት የሀገሪቱን ባህል አለና እሱ ምንድነው የምንበላው ምግብ ብቻችንን አንበላውም ለሌሎች በማካፈል ነው የምንበላው። ስለዚህ ምግብን ለሌሎች ማካፈል እኔ ይሄ ባህል ነው። በቃ የአካባቢው ባህል ያደግንበት ስለሆነ ለሌሎች ምግብን ማካፈል እኔም በጣም ከሚመቹኝ ነገሮች አንዱ ነው። አሁን ግን ዘመኑ ተገለበጠ እና ተቀየረ በእኛ ጊዜ አሁን ስንመለከት ምግብ ራሱ በጣም ተወደደ ለሌሎቹ ማካፈል በጣም ከባድ ነው። ምክንያቱም ለራስህ ራሱ የሚበቃ ምግብ ማግኘት በጣም ከባድ ነው። ስለዚህ ያንን የማይበቃ ምግብ እያለ ለሌሎች ማካፈል ደግሞ በጣም ትልቅ ዋጋ የሚያስከፍል ነገር ነው። ማንም አሁን ምግብ ለሌላ ሰው ማካፈል ማንም አይወድም። እውነት ለማውራት ማንም በጣም ከባድ ነገር ነው። ምክንያቱም ምግብ ለማግኘት ነው በጣም የምንለፋው ቀን ሙሉ ለፍተን ጥረን የምናገኘው ምግብን ለመግዛት የምናገኘው ብር ራሱ ትንሽ ነው። ከዛ መካከል ግን ለሌሎች ማካፈል እጅግ በጣም ትልቅ ትዕግስትን እና ብዙ ጊዜ መልመድ ያለብን ነገር ይመስለኛል። ምክንያቱም ምግብን ሌሎችም ማካፈል ትልቅ ካልተሰጠው በቀር እንደውም አሁንን እውነት ለማውራት። ከተለያዩ ልጆች ጋር በአንድ መኖሪያ ቤት ኖረናል። እና የተለያዩ ልጆች የተለያየ ፀባይ አላቸው። እና አንዳንዶቹ ምግብን ለሌሎች ማካፈል በጣም ከባድ ሆኖ ነው የሚያገኙት። እውነት ለማውራት ምክንያቱም እኔ ራሱ ሳይ በማድግበት ጊዜ ያ ልምድ ባይኖረኝ ለሌሎችም ማካፈል በጣም ከባድ የሆነ ልማድ ነው። በቃ በጣም ከባድ ነው። ምክንያቱም ምግብ አንድ የራስን ምግብን ትወዳለህ ምግብ የማይወድ ሰው የለም። ብዙ ሰው ምግብ ይወዳሉ ግን አንዳንድ ልጆች አሉ ከልጅነታቸው ጀምሮ ምግብን የማይወዱት። ነገር ግን እኔ ጋር ሲመጣ ምግቡን ለሌሎች ማካፈል ትወዳለህ? ለሚለው በምችለው አቅም ባለኝ አቅም ለሌሎች ማካፈል በጣም ነው የሚያስደስተኝ። በተለይ በዓላት ሲደርሱ የበዓላት የቤት ምግብ ለሌሎች አውጥተህ መስጠት ትልቅ ነገር ነው። እና ለሌሎች ማካፈልም በጣም ነው የምወደው። ስለዚህ በዚህ ይሄን ይመስላል በዚህ እናበቃለን በቀጣይ እንደገና እንመጣለን። መልካም ቆይታ።

ልብስ ምን ያህል ጊዜ ታጥባለህ? የምለው ይሄ በጣም በጣም በጣም ከባድ ነው ቆንጆ ጥያቄ ነው። ለልብስ ምን ያህል ጊዜ ታጥባለህ የምለው ጥያቄ ስመለከት። ብዙ ጊዜ እኔ አሁን ከልጅነትህ ጀምሮ ራሱ ልብስ የማጥብ ልብስን ማጥብ አልወድም በቃ ልብስ ከማልወደው የቤት ስራ መካከል አንዱን ልብስን ማጠብ ነው። ስለዚህ ምን ያህል ጊዜ ታጥባለህ ለሚለው ጥያቄ ልብስህ ብዙ ጊዜ የማጠብ ልምድ የለኝም። አንዳንድ ጊዜ እንደውም እስከ ወደ ጊዜ ከፋፍለን ካየን። ድሮ ልምዴ ምንድነው? በሳምንት በሳምንት የማጠብ ብዙ ጊዜ ወደ ውጪ ወደ ትምህርት ቤት ወደ ተለያዩ ቦታዎች ስለሚሄድ በሳምንት ሁለት አንድ የማጥም ነገር ነበረኝ። አሁን ግን ልብሶችን በዙና የተቆሽሹ ልብሶች ደግሞ ተደራርቡ ከአንድ በአስራ አምስት ቀን በአስራ አምስት በአስራ አምስት ቀን ውስጥ ነው። ልብሶችንም እና ማጥበውና ብዙ ጊዜ የማጥብ ልምድ የለኝም። አልወድም ስለማልወድ በቃ ብዙ ጊዜ እኔ አላጥበውም። ምክንያቱም ምን ያህል ጊዜ ታጥባለህ ሚለውን በወር ሁለቴ ነው። በቃ በአንድ ወር ውስጥ ሁለት ጊዜ ልብስ ማጥብ አለኝ። አንዳንድ ጊዜ ወር ሙሉ የማላጥብበት ጊዜ አለ። አሁን እንደውም ለምሳሌ ከዚህ በፊት መቼ ልብስ አይነት እንዳጠብኩኝ አላስተዋውስም። በጣም ብዙ ጊዜ ይሆናል ማለት እችላለሁ። ምክንያቱም አሁን ባለፉ አዲስ ብዙ ጊዜ ብዙ ሙሉ ልብስ ስለገዛው በጣም ወደ አስራ ምናምን የተጠጋ ልብስ ስለገዛሁ። በቃ ባጥብ ራሱ በሁለት ሳምንት ውስጥ ማጥበው ለብስ እንኳን ምንድነው? አስራ ሰባት ወይም ስድስት ልብስ ነው። ከዛ ብዙ ሲሆን እኔ አልወድም ምክንያቱም ልብስ ማጥብ ቅድም እንደነገርኳችሁ በጣም የማይመቹ የማልወደው ስራ መካከል አንዱ ነው። ስለዚህ ልብስን ምን ያህል ጊዜ ታጥባለህ? ለሚለው ልብስን በወር ውስጥ ሁለት ጊዜ ወይ በወር ሁለት ጊዜ አጥባለሁ። ማለትም በአስራ አምስት ቀን አንዴ ከአስራ አምስት ቀን አንዴ አንዳንድ ጊዜ ደግሞ በየሳምንቱ ማጥብበት ጊዜያቶች አሉ። እና በየሳምንቱ ማጥብበት ጊዜ አለ ማለት እችላለሁ። ግን በዚህ ጊዜ አሁን በወር ሁለት ጊዜ ብቻ ነው ማለት እችላለሁ። ስለዚህ ልብስ ምን ያህል ጊዜ ታጥባለህ? ለሚለው ጥያቄ በወር ሁለት ጊዜ ከዛ በላይ ማጥባት አልፈልግም አልወድም ምክንያቱም ልብስ ማጥበብ አልወድም ለዛ በወር ሁለት ጊዜ አጥባለሁ ማለት እችላለሁ። በጣም አመሰግናለሁ መልካም ቆይታ።

የስራ ቦታ አሪፍ ነው በጣም አሪፍ ነው። ምክንያቱም እኔ አሁን በዚህ ሰዓት እየሰራው ያለውት ስራ ምንድነው? በጣም የምወደው ስራ የሚመቸኝ ስራ ነው። ስለዚህ ስራ ቦታ እንዴት? ነው ለሚለው ጥያቄ በጣም አሪፍ ነው። ምክንያቱም ስራ ቦታ በተለይ በዚህ ጊዜ በጣም የተጨናነቀ እና በጣም ውስብስብ ነው ግን እኔ ጋር ሲመጣ እኔ የምፈልገውን ነገር በራስህ ምርጫ ስለምሰራ የኔ ስራ ቦታ በጣም አሪፍ ነው። ስለዚህ የኔ ስራ ቦታ እንዴት? ነው ብለህ ለጠየቅክኝ ጥያቄ የኔ ስራ ቦታ በጣም ለክፉ አይሰጥም ማለት እችላለሁ። ምክንያቱም የምፈልገው ነገር በምፈልግበት ሰዓት የራሴ የራሴ አለቃ እኔ ነኝ። ማንም ወደዚህ ሂድ ወደዛ አትሂድ ምናምን አይለኝም። ስለዚህ እኔ የራሴ አለቃ እስከሆንኩ ድረስ ምንም የሚያስገድደኝ ሰው የለም ማለት እችላለሁኝ። ስለዚህ ይሄን ይመስላል ምን አይነት ስራ ቦታ አለህ? ብለህ የምትጠይቀኝ ከሆነ በጣም እኔ በዚህ ሰዓት እንደውም በጣም የሚገርመኝ ብዙ ጊዜ ሰው ትምህርት ቤት ገብቶ ሲወጣ የሚያስበው ምንድነው? ምን አይነት ስራ ልስራ ምን አይነት ስራ ብሰራ ያዋጣኛል የሚለውን ነገር ያስባል። እና ይሄ ደግሞ ሰው ያሰበውን ወደ ሰው ያቀደውን ወደ ለሰው ባሪያ ይሆናል። አንድ ሰው ምክንያቱም ብዙ ጊዜ ስናስብ አንተ ተማሪ ነህ ከትምህርት ገበታ ስትወጣ ደግሞ ምንድነው? የትኛውም ስራ አሪፍ ነው ብለህ የምታምነውን ስራ ዝም ብለህ ትወስዳለህ አይደለ። ስለዚህ ብዙ አትመርጥም ግን እኔ ጋር ሲመጣ እኔ የስራ ቦታዬ እንዴት ነው ለሚለው ጥያቄ የኔ የስራ ቦታ በጣም ምቹ ነው። ቆንጆ ቆንጆ ነገሮች የሚታዩ በጣም አሪፍ አሪፍ ቦታ አለና በዛ ቦታ የኔ ስራ ቦታ አሪፍ ነው ማለት እችላለሁኝ በጣም ለክፉ አይሰጥም። ምክንያቱም የምፈልገው ነገር በምፈልግበት ሰዓት ስለምሰራ ብዙ ለክፉ አሳልፎ የሚሰጥ አይመስለኝም ስለዚህ ስራ ቦታ እንዴት ነው ለሚለው ጥያቄ በጣም ቆንጆ ነው ማለት እችላለውኝ። በጣም ቆንጆ ነው አሪፍ ነው ለክፉ አይሰጥም። በጣም እኔ እንደጠበቅኩት አይደለም ድሮ የማስበው ስራ ቦታ አለ የተለያየ ቦታ ስለሰራው ድሮ እንደውም የሰራኋቸው ቦታዎች። በጣም ምክንያቱም በጣም በጣም ብዙ ሰራተኞች ያሉበት ቦታ ነው። ጫጫታ የበዛበት ቦታ ነው። ከድሮ ከነበረኝ ጋር ሳነጻጽር አሁን እየሰራሁበት ያለው ያለበት ቦታ በጣም ለክፉ አይሰጥም። አሪፍ ነው ቆንጆ ነው በጣም ቆንጆ ነው ማለት እችላለሁኝ። ምክንያቱም ድሮ የነበረውና አሁን የነበረውን ሳስብ ድሮ የነበረውን ስላልተመቸኝ በጣም ስላልተመቸኝ እኔ አሁን ቀየርኩና የሚመቸኝን አሪፍ የሆነውን ማለት ነው። ለኔ እንደኔ የሚሄደው የሚሄደው ለኔ አሪፍ የሆነውን በጣም ቆንጆ የሆነውን ስራ መረጥኩና ስራ ስሰራ ደግሞ ስራ ቦታ ላንተ በጣም ወሳኝ ነው። በጣም በጣም ማለት ነው ስኬታማ ሆነህ በስራ ቆንጆ ሆነህ በደስታ ቀንን በስራ ለመዋል ስትፈልግ አሪፍ ቦታ ያስፈልጋል ቦታው መጥፎ ከሆነ ቦታው ለአእምሮ ደግሞ ቆንጆ ካልሆነ ስራ ቦታ ብዙ ጭንቅ ያለበት ብዙ የተወሳሰበ ነገር ያለበት ከሆነ ላንተም ውጤታማ እንዳትሆን ያደርጋል። እና ስለዚህ እኔ የኔ ስራ ቦታ እንዴት ነው ለሚለው ጥያቄ የኔ ስራ ቦታ ለመጥፎ ለክፉ አይሰጥም አሪፍ ነው ማለት እችላለሁኝ። ምክንያቱም ቆንጆ ስለሆነ ለክፉ ስለማይሰጥ አሁን እንደውም የተለያየ ስራ ቦታዎች አሉና እኔ አሁን ለማጠቃለል አጠቃለል ድሮ ከነበረው አሁን ያለኝ የስራ ቦታዎች በጣም አሪፍ ነው። የኔ ምክንያቱም በጣም ጸዴ የሆነ ፀሀይ ሲገባ ፀሀይ ሲወጣ ማየት እችላለሁ አሁን እንደው አመሻሽ አካባቢ ነው ፀሀይ የሚገባውን ፀሀይ ማየት እችላለሁ ስለዚህ በዚህ አጋጣሚ የኔ ቦታ በጣም ቆንጆ ነው ለማለት እችላለሁኝ። ማለት ነው። ስለዚህ ይሄን ይመስላል የስራ ቦታ እንዴት ነው ለሚለው አሪፍ ነው ለሚለው ላጠቃልል መልካም ቆይታ በሌላ እንደገና እንመጣለን አመሰግናለሁ።